ታሪክ መንገር ትወዳለህ? አዎ ታሪክ መንገር እወዳለሁኝ በጣም ነው የምወደው። አሪፍ መንገር እንዴት ልወደርሽ ለምን ወደድሽ ካላችሁኝ። ታሪክ መንገር ምወድበት ምክንያት። አንደኛ እኔ የማውቀውን ታሪክ ሌሎች ካላወቁት ብነግራቸው በደንብ ያውቁታል ስለ ታሪኩ በደንብ ይረዳሉ። ከዛ በተጨማሪ ደግሞ ታሪክ መንገር የምወድበት ምክንያት። እኔ ስለ አንድ ታሪካዊ ቦታ። በምናግር ሰዓት ያንን ቦታ ለማየት በጣም ይጓጓሉ ይፈልጋሉ ለካ ታሪኩ እንደዚህ ነው ይሄን ያህል ታሪክ አለው ብለው ያስባሉ። ያንንም ቦታ ሄደው ለማየት ይፈልጋሉ። ይጓጓሉ እና ለመጎብኘት ስለሚፈልጉ። ታሪክ መናገር እወዳለሁኝ። ሄደው እንዲያዩት እንዲጎበኙት ስለመፈለግ

ዋይፋይ ትጠቀማለህ አዎ ዋይፋይ እጠቀማለሁኝ። እንዴት ትጠቀሚያለሽ? ካላችሁኝ ዋይፋይ ባለበት ቦታና ባገኘሁበት አጋጣሚ ዋይፋይ እጠቀማለሁኝ የምጠቀምበትን ምክንያት። የመጀመሪያው ወይፋይ በምጠቀምበት ሰዓት በጣም ብዙ ብር አይበላኝም። የፈለኩትን ነገር ባይ የፈለኩትን ነገር ባወርድ። ብዙ ነገር ብሰራም ብዙ ብር የመብላት ቻንስ ስለሌለው። ወይፋይን እጠቀማለሁኝ። ባገኘሁትና በሄድኩበት መንገድ ሁሉ ዋይፋይ እጠቀማለሁኝ የተሻለ ፍጥነትም አለው። የፈለግነውን ነገር ማውረድ ስለምንችል። ዋይፋይ አዎ እጠቀማለሁ በደንብ።

ሽቶ ትጠቀማለህ? አዎ ሽቶ እጠቀማለሁኝ በደንብ ነው ሽቶ ምጠቀመው? እንዴት ትጠቀሚያለሽ ካላችሁኝ ሽቶ የምጠቀመው? እና በመቼ ሰዓት ሽቶ ትጠቀሚያለሽ? ካላችሁኝ የመጀመሪያው ሽቶ የምጠቀምበት ጥሩ መዓዛ ጥሩ ሽታ እንዲኖረኝ ስለምፈልግ ሽቶ ጠቀማለሁኝ ከዛ በተጨማሪ ደግሞ የተለያዩ ፕሮግራሞች ሲኖሩብኝ እጠቀማለሁ እሱም ወደ ትምህርት ቤት የምሄድ ከሆነ እጠቀማለሁኝ። ዘና ለማለት ጎደኞቼን ለማግኘት ስወጣ እጠቀማለሁኝ ሰርግ ቦታ ምሄድ ከሆነ እጠቀማለሁ ልደት ቦታ ምሄድ ከሆነ ሽቶ እጠቀማለሁኝ። እጠቀማለሁ በዓላት ቦታ የምሄድ ከሆነ የተለያዩ በዓላት ቦታ የምሄድ ከሆነ ሽቶ እጠቀማለሁኝ። ቆንጆ ቆንጆ ሽታ ያላቸውን ሽቶዎች በደንብ እጠቀማለሁኝ ስለዚህ ሽቶ አዎ እጠቀማለሁ።

ቃልህን ትጠብቃለህ? አዎን ቃሌን እጠብቃለሁ። እንዴት ቃልሽን ትጠብቂያለሽ? ለምንስ ቃልሽን ትጠብቂያለሽ ካላችሁኝ። ቃሌን የምጠብቅበት ምክንያት የምጀምረው ታማኝነት ታማኝ ለመሆን ስለምፈልግ ቃሌን እጠብቃለሁኝ። በተጨማሪ ደግሞ ቃላችንን በምንጠብቅበት ሰዓት ማንኛውንም ነገር ስናደርግ። ለምሳሌ ብድር ስታበድረን በዚህ ቀን እመልስልሃለሁ። ካለን በዛች ቀን የግዴታ መመለስ አለብን ይህ ማለት ቃል መጠበቅ ማለት ነው። ከዛ በተጨማሪ ደግሞ። ለሰዎች የተለያዩ ነገር በምናደርግላቸው ሰዓት ቃል ማስገባት ሊሆን ይችላል። ይሄን ይሄን እንዳታደርግ ቃል ካስገባችኋቸው ቃል የግዴታ ቃል መጠበቅ አለባቸው። እኔም መጠበቅ አለብኝ እና በተጨማሪ ደግሞ ታማኝነት እንዳገኝ ስለምፈልግ ነው። በሰዎች ዘንድ ታማኙ እንዲሆን። በፈጣሪም ታማኝ መሆን ስለምፈልግ የግዴታ ቃሌን እጠብቃለሁኝ ማለት ነው።

መዝገቦችን ታስቀምጣለህ? አዎ መዝገቦችን አስቀምጣለሁኝ እንዴት ታስቀምጫለሽ? ካላችሁኝ ሰው የማይደርሱበት ቦታ በደንብ ብዙ አይነት ነገሮችን ስለሚይዝ መዝገቡ ማስታወሻም ስለሆነ የተለያዩ ነገሮችን ማስታወስበት ስለሆነ መዝገቦችን አስቀምጣለሁኝ። በደንብ አስቀምጣለሁ አዎ።

ውሳኔ መስጠት ትችላለህ? አዎ ውሳኔ መስጠት እችላለሁ እንዴት ነው ውሳኔ መስጠት የምችይው ካላችሁኝ። ለምሳሌ በተለይዩ ነገሮች ላይ እያወራን ስለሆነ ከሆነ እንዴት ካላችሁኝ ከጓደኞቼ ጋር ሊሆን ይችላል ሊሆን ይችላል። ከስራ ባልደረቦቼ ጋር። ስለ አንድ ነገር አንስተን እየተወያየን ካለን በዛ ላይ ውሳኔ መስጠት እችላለሁኝ። ይሄ እንደዚህ አይሆንም ይሄኛው እንደዚህ ነው የሚሆነው። በማለት ውሳኔ መስጠት እችላለሁኝ። አዎ እችላለሁ በደንብ ውሳኔ መስጠት እችላለሁኝ ማለት ነው

በበጋ ወቅት ምን ታደርጋለህ? በበጋ ወቅት ብዙ ነገሮችን አደርጋለሁኝ። በበጋ ወቅት ሞቶ ቤት እንከዋለን። የተለያዩ በዓላት እናከብራለን። የተለያዩ ቦታዎች እንሄዳለን። የምንሄድበትም ምክንያት ፀሀይማ ስለሆነ ለጉዞ ምች ስለሚሆን አየሩን በወገወጥ እነዚህ ነገሮችን አደርጋለሁ።

የስራ ምኞቶቼ ምንድን ናቸው? የኔ የስራ ምኞቶቼ በጣም ብዙ ናቸው። ምንድን ናቸው? ካላቹኝም። የመጀመሪያው የተሻለ ሰው መሆኑን የስራ ምኞቴ ከዛ በተጨማሪ ደግሞ የተሻለ ስራ። መስራት። በጣም ትርፋማ የሚባሉ ስራዎችን መስራት። ለምሳሌ ምርጥ ነጋዴ መሆኑ። የተለያዩ ነገሮችን መዋዝ ልብስ ጫማ። ብዙ ነገሮችን እንዞ መነገድ። የስራ ምኞቶቼ የነዚህ ናቸው። የተሻለ ህይወት መኖር

ወተት ትጠጣለህ? አዎ ወተት ትጠጣለሁኝ። ለምን ወተት ወደድሽ ካላችሁኝ? ወደ ከዜና አንፃር በጣም ብዙ ጥቅም ስላለው ወተት መጠጣት እወዳለሁኝ። ለአጥንት እድገት ጥሩ ነው በዛ ላይ ቫይታሚን ዲ አለው። ለተለያየእ ጤና በጣም አሪፍ ስለሆነ ወተት እጠጣለሁኝ። ከዛ በተጨማሪ ደግሞ ተፈጥሮአዊ ነገር ነው። ከተፈጥሮ ነው የምናገኘው ከላም ስለሆነ ለምትበለው ነገር ስፈጥረው ነገር ስለሆነ ሳርም አተላ ስለምጠጣ ከነዚህ ከእኔ ብዙ ስለምናገኘው ወተት ጠጣለሁኝ። እወዳለሁኝ

የምታስታውሰው ጥሩ መምህር አለህ አዎ የማስታውሰው ጥሩ መምህር አለ። እንዴት አስታወስሻ አስታወሳች አስታወስሽ ካላችሁኝ? እና ምን መምህር ናቸው ካላችሁኝ? ያስታወስኳቸው በጣም ጥሩ መምህሮች ስለነበሩ ጎበዞች ስለሆኑ ለተማሪ ያላቸው ያላቸው ነገር በቃ ተማሪ ጥሩ ደረጃ እንዲይዝ ጎበዝ ተማሪ እንዲሆን ስለሚፈልጉ በጣም እወዳቸው ነበር። እነሱም አማርኛ መምህርና እንግሊዘኛ መምህርን በጣም እወዳችኋለሁ። ሁለቱም የተለያየ ስብእና አላቸው ሁለቱም በጣም ጎበዝ ተማአ መምህር ናቸው። ተማሪን ለማብቃት የተለያዩ ነገሮችን ያደርጋሉ። ተጨማሪ የጥናት ጊዜ ይሰጣሉ የተለያዩ የቤት ስራዎችን ይሰጣሉ። ያልገባንም ጥያቄ እንድንጠይቅ ያበረታቱናል በደንብ አንብቡ እንደዚህ አንብቡ በቃ መንገዶችን ስለሚከፍቱልን። የማስታውሳቸው ጥሩ መምህሮቼ አሉ እነሱም አማርኛና እንግሊዘኛ መምህሮቼን አስታውሳችኋለሁ እና በጣም ነው የምወደ

በቤት ውስጥ ወይስ በውጭ መሆን ትመርጣለህ? እኔ በቤት ውስጥ መሆን እመርጣለሁኝ። በቤት ዉስጥ የምመርጥበት ምክንያት የራሴን የተለያዩ ስራዎችን መስራት ስለምፈልግ። ማንበብ ብፈልግ አነባለሁ። አዳዲስ ሀሳቦች ይመጡልኝ እነዛን መስራት መማር መሞከር። ራሴን ማዳመጥ ስለምፈልግ እና ደግሞ ጫጫታ ምናምን ምናምን ስለማልወድ። በቤት ውስጥ መሆን እመርጣለሁኝ የምመርጥበት ምክንያት ይሄ ነው። ዘና ማለት ብፈልግም በቤቴ መዝናናት ስለምፈለግ በዚህ ምክንያት። በቤት ውስጥ መሆን እኔ እመርጣለሁ።

ምን አይነት ጫማ ትወድ ትወዳለህ? እኔ የምወደው ጫማ ምን አይነት ጫማ ይመችሻል ትወጃለሽ? ካላችሁኝ ሽፍን ጨማ እወደዋለሁኝ በብዛት የሚያማምር ሆኖ ሽፍን ቡትስ ጫማዎች በጣም ነው የምወደው። የምወድበትም ምክንያት አንደኛ ምቹ ናቸው በማረግባቸው ሰዓት ምቹ ስለሆኑ ለአረማመድም ከማንኛውም ልብስ ካለ መልበስ ቆንጆና ምቹ ስለሆኑ እነዚህን ጫማዎች እወዳቸዋለሁ። በዛ ላይ አቧራ ምናምን አይነካንም እግራችን ንጹህ ሆኖ እንዲቆይ ስለማደርግ እነዚህን ጫማዎች እወዳቸዋለሁ። ሽፍን ጫማ እወዳለሁ ቡትስ እና ኦልስታር ጫማዎችን

ልዩ ችሎታህ ምንድነው? የኔ ልዩ ችሎታዬ የኔ ችሎታሽ ምንድነው ካላችሁኝ የኔ ልዩ ችሎታ መገለባበጥ ስፖርታዊ የሆነው መገለባበጥ። ከዛ በተጨማሪ ሌሎችም ችሎታዬ የሰው ልጅ ምንም አለኝ ምንም ምንም ቢለኝ ምንም ቢናገረኝ ችሎ ማሳለፍ። ይሄ ለኔም ልዩ ችሎታዬ ነው። ነገሮችን በራሴ መንገድ ነው የማደርጋቸው። ማንም እንዲረዳኝ እና እንዲያግዘኝ አልፈልግም በራሴ መንገድ መወጣት ነው የምፈልገው።

ስነጥብ ትወዳለህ አዎ በጣም ነው። የምወደው እንዴት? ስነጥብ ወደድሽ? ካላችሁኝ የመጀመሪያው የምወድበት የተለያዩ ባህሎችን ስለምናገኝበት ስለምንማርበት ግጥም አለ ትወና አለ። ቲያትር አለ እነሱ እነዚህ ነገሮችን ስለሚይዝ ስነ ጥበብም በጣም ነው የምወደው። በስነ ጥበብ ውስጥም አልፈለውም በተለይ ግጥም ይሄ ድራማ መነባነብ እነዚህ ነገሮች በመስራት። ስነ ጥበብን እወደዋለሁ። ስለዚህ እስነ ጥበብ እወደዋለሁ።

ዶሮ አለህ ዶሮ አለኝ አዎ። ዶሮ እንዴት ኖሮሽ ካላችሁኝ? እንግዲህ ዶሮ የቤት እንስሳት ናት። ዶሮ በጣም ነው የምወዳት የኖረ ዶሮ እንድኖረኝ። የሆነው ምክንያት የመጀመሪያው ሁሌ በጣም የዶሮ እንቁላል ተወዷል። እንቁላል ስለተወደደ የግዴታ ዶሮ ማርባት አለብኝ ብዬ ዶሮ አረባለሁ። እና ዶሮ ውድ ስለሆነ ስለዚህ ዶሮ አለኝ።

ቤትህን እንዴት ታሱባለህ? ቤቴን እንዴት አሱባለሁኝ የተለያዩ ነገሮች በማድረግ እቤቴን አስውባለሁኝ እንዴት ታስዉቢያለሽ ካላችሁኝ? የመጀመሪያው ቤታችንን በማጽዳት ለተጨማሪ ገና ቤታችን ጽድት በመጥረግ በመወልወል በእነዚህ በእነዚህ ነገር እና እናአሱባለን ከዛ በተጨማሪ ተጨማሪ ነገሮችን በማድረግ የግድግዳ የግድግዳ ጌጦችን ሊሆን ይችላል የተለያዩ ቀለሞችን በመቀባት የተለያዩ ስቲከሮችን በመለጠፍ እነዚህን በማድረግ ቤቴን አስዉባለሁኝ። በእነዚህ መንገዶች

ኢሜል ትጠቀማለህ አዎ ኢሜል በደንብ እጠቀማለሁኝ ሁሉን ነገር ለማድረግ የሚመቸን የተለያዩ ማህበራዊ ሚዲያዎችን ለመክፈት የሚመቸን ኢሜል ስለሆነ የግዴታ ኢሜል እጠቀማለሁኝ የተለያየ ነገር ስለምፈልገው። ኢሜል አዎ በደንብ እጠቀማለሁ።